አዎ የተሰካካ የተረዳሽ ነገር አብዛኛውን ብዙም ማስተካከል ችለታው ተሰጥቶ ባይኖረኝም ግን የተወሰነ ሞባይሎች እነዚህ ሲበላሹ የራሴ ሞባይሎች ለማስተካከል እሞክራለሁ። ሌላው እነዚህ ስቶዎች ሲበላሹ ስቶ ሲበላሽ አሁን በተወሰነ ማስተካከል እሞክራለሁ። በተረፈ ያው ሌላ ነገሮችን ብዙም ማስተካከል የተወላሸ ነገር ማስተካከል ችሎታው አሁን ብዙም የለኝም። ነገር ግን አንዳንድ ነገሮች ቤት ላይ የተበላለሱ የተበላሹ ነገሮች ካሉ በቤት ውስጥ ያሉ ነገሮችን አስተካክላለሁ። ምሳሌ የተዘራረቁ እቃዎች ካሉ ቤትን ማስተካከል እነዚህ የተበላሹ ነገሮችን ማስተካከል እችላለሁ። ከዚህ በተረፈ ሌላ ብዙም

አዎ ሻማ ማብራት እወዳለሁ። ያው ሻማ ማብራት ብዙ ጊዜ በተለይ በዓላት ቀን ሲሆን ማብራት እወዳለሁ። የወር በዓላት እነዚህ የሚከበሩ በዓላት ባለ እግዚአብሔር፣ ማርያም፣ አቡነ ገብረ መንፈስ ቅዱስ እነዚህ የወር በዓላት በሃይማኖት በኩል የወር በዓላት ሲሆኑ አብዛህኛውን ጊዜ ማብራት እወዳለሁ። በአልፎ አልፎ ቤተክርስቲያንም ማብራት እወዳለሁ። ሻማ ማብራት ያው በጣም ደስም ይላል። ማብራት እወዳለሁ። አብዛህኛውን ያው ቤተክርስቲያን ላይም አበራለሁ። በቤቴ ውስጥም የወር በዓላትን ጠብቄ ያው ሁሉን የወር በዓላት ሳይሆን አልፌ አልፌ ሻማ ማብራትን እመርጣለሁ። ደስ ይለኛል። አብራለሁ። ያው ሙሉ በየጊዜው ሳይሆን በበዓላት ቀናት ውስጥ አበራለሁ።

በሳምንት አንድ ጊዜ ወደ ገበያ እሄዳለሁ። ምክንያቱም ያው የገበያ ቀን በሳምንት አንድ ጊዜ እሄዳለሁ ሌላውን ጊዜ አልሄድም። ያው ምክንያቱም ያው ስራ ቦታ ስለምሆን ስራ ስለሚበዛብኝ። ገበያ አላዘወትርም አንዴ ፕሮግራም ይዤ በሳምንት አንድ ጊዜ ወይም በሁለት ሳምንት አንድ ጊዜ እሄዳለሁ። ያው በአማካይ በወር ሁለት ጊዜ ገበያ እሄዳለሁ። ከሰላሳ ቀኖች ውስጥ ሁለት ቀን ገበያ እሄዳለሁ። ብዙ ጊዜ አንዴ ገበዬን ወይም ደግሞ የቤት አስቤዛዬን አሟልቼ ነው ምን የምቅ እንትን የምለው? ምክንያቱም ያው አብዛኛውን ስራ ስለሚበዛብኝ። ስራ እቤትም እቤት ስራ በባል ቀንም እቤት ያው እቤት ስራ አለ። በስራ ቀን ያው የመንግስት ስራ ሰራተኛ እስካሁን ድረስ ስራ ስለምውል። አብዛኛውን ጊዜ ገበያ አልሄድም።

ብዙ ጊዜ ኢንተርኔት ያው እጠቀማለሁ። ኢንተርኔት አለኝ። እጠቀማለሁ በብዛት ኢንተርኔት የሚያስፈልጉኝ ስራዎችን ስለምሰራ ያለ ኢንተርኔት መንቀሳቀስ ስለማልችል ኢንተርኔት እጠቀማለሁ። ለምሳሌ ሪፖርቶችን ሆነ የተለያዩ መረጃዎችን በኮምፒውተር ለመጠቀም በስማርትፎን ለመጠቀም ኢንተርኔት ከሌለ ምንም መስራት ስለማይቻል ኢንተርኔት አለኝ እጠቀማለሁ። አሁን ከጊዜው ሁኔታ ጋር በተያያዘ ኢንተርኔት ከሌለ ምንም መስራት ስለማይቻል ኢንተርኔትን እጠቀማለሁ አለኝ። ሁሌም ኢንተርኔት በመጠቀም ሪፖርቶችን እንደገና የተለያዩ መረጃዎችን ዶክመንቶችን ለመላከ ለመላላክ ኢንተርኔት ያስፈልጋል። መረጃዎችን ለሚፈልገው አካል ለማድረስ ኢንተርኔት ያስፈልጋል። ለተለያዩ ስራዎች ኢንተርኔት ስለሚያስፈልግ ኢንተርኔትን እጠቀማለሁ አለኝ

አዎ የቤትም እንስሳ አንድ ብቻ ነው ያለኝ ይሄም የቤት እንስሳ ያለኝ ውሻ ነው። ሌላ ዶሮ አለኝ። ስለዚህ እነዚህ ነገሮች ናቸው ያሉኝ ሌላ የቤት እንስሳ የለኝም ከውሻና ከዶሮ ውጪ ሌላ እንስሳ የለኝም እነዚህን ግን በስነ ስርዓት ተንከባክቤ ይዛቸዋለሁ። አንድ ውሻ አለኝ ውሻዬን ተንከባክቤ በሰአቱ ምግብ እየሰጠሁ እያጠብኩ ጤናውን ክትባት በወቅቱ እያሰጠው። ተንከባክቤ ይዘዋለሁ። እሱም ያው ውሻ ታማኝ ነው እንደሚባለው ውሻ ለባለቤቱ ታማኝ ነው እንደሚባለው ያው ታማኝ እንስሳዬ። እስከሆነ ድረስ። እንደ ራሴ ወይም ደግሞ እንደ ልጅ አድርጌ ተንከባክቤ ይዘዋለሁ። ያለኝ እሱ ብቻ ነው። የኔ ካሉ የቤት እንስሳዎች ውስጥ

በዚህ ቅዳሜና እሁድ ያው የማደርገው ምንድነው? አሁን የያዙት እቅዴ አንደኛ የሁለተኛው እሩብ አመት የስራ አፈጻጸም የሚታይበት ስለሆነ ሪፖርት የማጠናክርበት ነው። የሁለተኛው ወይም የስድስት ወር ሪፖርት የማጠናቀቅ ማጠናቀቅበት ነው። ሲባል ያው በቢሮ ደረጃ ሳይሆን በቤቴ በኮምፒውተር ቁጭ ብዬ የማጠናክርበት ስራ ነው ብዬ እቅድ ይዣለሁ። ሌላው የታመመ ሰው ስላለ ቤተሰብ ላይ እሱን አሳክማለሁ ብያለሁ። ሌላው ያው በተወሰነ ራሴን ወደ ቤተክርስቲያን በመሄል። የእምነቴን ወይም ደግሞ የሃይማኖትን እሁድ ቀን ያው የሃይማኖት ፕሮግራም ወይም ደግሞ ቤተክርስቲያን በመሃል ቤተክርስቲያን እሄዳለሁ ብዬ አቅጃለሁ። በተረፈ ራሴን ፀጉሬን ሰውነቴን ታጥቤ ራሴን ትንሽ አዝናናለሁ ብዬ አስቤያለሁ። በእነዚህ ሁለት ቀናት ይሄን እሰራለሁ ብዬ አቅጃለሁ

እና ያው ሰዎችን ለመርዳት ለማገዝ በጣም እፈልጋለው እወዳለው። በቻልኩት መጠን ሁሉ ማረግ እወዳለሁ ባለኝ አቅም ማለት ነው። አይቸ ማለፍ አልፈልግም፤ አልወድም። ያለኝን ነገር በመከፍልና አካፍሎ መስጠት ወይም ተካፍሎ መኖርም ተካፍሎ መብላትን ከምወዳቸውና ደስ ከሚለው ነገሮች አንዱ ነው። በተለይም ለመናገርና ለመጠየቅ የሚያሰቅቅ ወይም ደግሞ የሚያፍሩ ሰዎችን ዝም ብሎ ማየትና አይቶ ማለፍ በጣም አልወድም። ያው በተለይ መስራት እየቻሉ በተለያየ ምክንያት መስራት ማይችሉና ሰውን ለመጠየቅ ደግሞ ሚያፍሩ ሚሳቅልቁ ሰዎች አሉ። ስለዚህ እነሱ እነሱን ሰዎች ለማገዝ በጣም እፈልጋለው። ያው ካለው ሁኔታ ብዙም የጊዜው ሁኔታና ከኑሮው ሁኔታ ጋር። የሚያስቸግር ነገር ቢኖርም ካለኝ ነገር በተወሰነ ማገዝና መርዳትም በጣም እፈልጋለው እችላለው።

የሞተው ሙዚቃ አራተኛውን ጊዜ ሙዚቃ መስማት አልወድም። ግን ያው አብዛኛውን የምሰማውና ብሰማውም ደስ የሚለኝ መዝሙር ነው። ነገር ግን ያው ይሄ ሙዚቃ ላዳምጥ ካልኩና የምወደው ሙዚቃ ለስለስ ያለ ዝቅ ያለ በጣም ለስለስ ያለና ዝቅ ያለ ጩኸት የሌለበት ሙዚቃ አንዳንዴ አዳምጣለሁ። ምክንያቱም በተለይ ከድሮ ከቆዩ ሙዚቃዎች ማዳመጥ እፈልጋለሁ እወዳለሁ። ግን ያው ግን እኔ አዛኛውን ጊዜ መዝሙሮችን የቤተክርስቲያን መዝሙሮችን ማዳመጥ ነው የማዘወትረው። በዚያው ልክ ደግሞ ያው የቆዩ ሙዚቃዎችን ለስለስ ያሉ በጣም የጩኸት የሌለባቸው ሙዚቃዎችን ማዳመጥ። አንዳንዴ አዳምጣለሁ

የክላውድ ማከማቸት እጠቀማለሁ። ያው ማለት ክላውድ ማለት የተለያዩ ፎልደሮችን፣ መረጃዎችን የማስቀምጥበት የማስቀምጥበት ስለሆነ በተለይ አሁን ከስልክ በበለጠ እነዚህን መረጃዎች የማስቀምጥበት ስለሆነ ክላውድን እጠቀማለሁ። ለምን? መረጃዎችን በብዛት እንዲይዝልኝ ስለምፈልግ እንዳይጠፉ ወይም ደግሞ እንዲኖሩ መረጃዎች እንዲኖሩ ስለምፈልግ ብዙ ጊዜ በቋሚነት ስለምጠቀምበት ክላውድን እጠቀማለሁኝ። ያው ማለት ቋሚ ነገሮችን ለማስቀመጥ ይህንን የማከማቻ ወይም ደግሞ የመያዣ ሲስተምን እጠቀማለሁኝ፤ እተገብራለሁ። ምክንያቱም በቋሚነት መረጃዎችን ለማስቀመጥ የአምስት አመት መረጃ ብዙ ጊዜ ስለሚያስፈልግ ከአምስት አመት እና ከዚያ በላይ ነው አንድ መረጃ ለመያዝ የሚያስፈልግ። ስለዚህ እነዚህን እጠቀማለሁ። እጠቀማለሁ አለኝ።

ቤቴን ያው በጣም ደስ በሚል መንገድ አየዋለሁ እወደዋለሁ ቤቴን ደስ እንደሚለኝ መንገድ በሚለኝ መንገድ ነው። አሁን ማዘጋጀው ስለዚህ ቤቴን በጣም ደስ በሚለኝ መንገድ። ደስ ደስ ብሎኝ አየዋለሁ ምክንያቱም በእኔ ፍላጎት ባለኝ አቅም ቤቴን ደስ እንዲለኝ አድርጌ ስለማዘጋጀው ቤቴን ደስ ብሎ አየዋለሁ። በጣም ንፁህና በጣም ብሩህ የሆነ ስገባበት ውዬ ስገባበት ደስ የሚለኝ ቤት። ሆኖ ስላገባ ስለማዘጋጀት ደስ ብሎኝ ነው የማየው። ማለት ያለውን ቤቴ በሚመጥነው መንገድ ጥራቱን የጠበቀ ንጹህ። ውስጡ ኢንቫይሮመንቱ ደስ የሚል መስኮት ያለው ጠራ ያለ ቤት ስለሆነ በጣም ደስ ይለኛል። ደስ ስለሚለኝ እወደዋለሁ በጣም ደስ ብሎኝ ነው የማየው።

እሺ ማስተማር እችላለሁ ያው ማለት ያለኝን እኔ የምችለውን ወይም የማውቀውን ነገር ማስተማር እችላለሁ ማለት ያው ለሰው ፊት ቆሞ የማስተማር ችግር የለብኝም አስተምራለሁ። ወይም ደግሞ የማውቀውን እመክራለሁ አስተምራለሁ ያው ማለት እኔ የማውቀውን ከማስተማርና ከመናገር ወደኋላ የምል ሰው አይደለሁም። ምክንያቱም የማውቀውን ነገር መናገር እፈልጋለሁ እነሱም የሚነግሩኝን ነገር እሰማለሁ። ከሰውም እማራለሁ እኔ አስተምራለሁ እና ያለውን ነገር ማሳወቅም ማወቅም እፈልጋለሁ። ያኔ ያልቻሉትን ነገር እጠይቃለሁ ማላውቀውን እጠይቃለሁ። ያለውን ክፍተት መሙላት እና ያው የቀን ለቀን ክትትል እና ግንኙነት አደርጋለሁ። ስለዚህ ያው ከማስተማር እችላለሁ የማስተማር ችግርም የለብኝም። አቅምም ያለኝ አቅም በሙያዬ ብዙ ነገር ለሰው አሳውቃለሁ።